ምርታማነት ማለት ምርትና ምርታማነት ይለያያል። ምርታማነት ማለት። አንድ ሰው የሆነ ኢንቨስት አድርጎ የሆነ ነገር ወጪ አድርጎ የሆነ ነገር ካመረተ በኋላ ያ ሰውዬ ትርፋማ ከሆነ መርታማነት ይባላል። ብዙ ምርቶች እናቀርባለን ለገበያ የተለያዩ ምርት ይቀርባሉ ያኔ ምርታማነትነታቸውን ያ ምርት ተመልሰው ውጤታማ ትርፋማ ሲያደርገን ምርታማነት እንላለን። ብዙ ሰዎች ትርፋማ ሳይሆኑ የሚቀሩት ምርት ሲያመርቱት ምርታቸው ላይ ኢንቨስት ማድረግ ይፈራሉ። ምርታማነት ምርትና ማርታማነት። ምርት ማርታማነት። አንድ ድርጅት የሆነ ነገር ካከናወነ በኋላ ካዘራ በኋላ አሁን ለምሳሌ አንድ ገበሬ አንድ ሲንዴ አንድ ሄክታር ማሬት ላይ። ሁለት ኩንታል ስንዴ ዘራ እንበል። ሁለት ኩንታል ስንዴ የሰው ሀይል አለው። የገበሬ ጉልበት አለው መዳበሪያ አለው ዘር ያወጣበት አለ። እነኚህ ሁሉ ተደማምሮ። ቢያንስ ትርፉ ከሰላሳ እና ከአርባ ፐርሰንት በላይ ካልሆነ ያ ምርታማነት ክሳራ ውስጥ ነው ማለት ነው። ስለዚህ ምርታማነት ማለት ሰው የሆነ ነገር በሰራው ነገር ላይ ትርፍ ሲያገኝ ውጤታማ ሲሆን ትርፍ ምርታማነት ይባላል። ስለዚህ እኛ እካባቢ ያሉ ገበሬዎች ብዙ ጊዜ አሁን በጣም ምርታማነት ላይ አይታሙም ብዙ ነገር ይሰራሉ። እንደዛ እጥፍ ያገኛሉ